ፌብሩዋሪ ይላል ፌብሩዋሪ መጀመሪያ የአማርኛ ቃል አይደለም የእንግሊዘኛ ቃል ነው። ስለዚህ ፌቭሩዋሪ ከወራቱ አስራ ሁለት ወራት አሉ። ወይም አስራ ሶስት በኢትዮጵያ አንፃር አስራ ሶስት አንዳንድ አስራ ሶስት የሆነ ስለዚህ ከእነዚህ ወራት አንዱ ሲሆን ፌብሩዋሪ በጣም ደስ የሚል ወር ስለሆነ አብዛኛው ጊዜ ፌብሩዋሪ ላይ የተለያዩ ስራዎችን እናከናውናለን ለምሳሌ ፌብሩዋሪ ላይ ብዙ ጊዜ የተለያዩ በግብርና አለም በተለይ የተለያዩ ስራዎችን ዝግጅቶችን የሚያደርጉበት ሰዓት ነው። ለምሳሌ ገበሬዎች የተለያዩ የግብርና ዘሮችን ወይም ለግብርና የሚጠቅሙትን ነገራትን ሰብስበው ቆይተው ለክረምት ወራት ዝግጅታቸውን የሚያደርጉበት ወራት ስለሆነ አብዛኛው ጊዜ ተቀባይነት ያለው ወር ነው። ስለዚህ ፌቨርዌር ላይ በተለይ ከኢትዮጵያ አንፃር ብናየው ብዙ ጊዜ ሰዎች የተለያዩ ስራዎችን የሚያከናውኑበት እረፍት የሚያደርጉት ደግሞ እረፍት የሚያደርጉበት የተለያዩ ቦታዎችን በመሄድ እረፍታቸውን የሚያወጡበት የሚዝናኑበት ቤተሰብ ጋር ስራ አጋሮች ጋር የተለያየ ቦታ እየሄዱ የሚዝነኑበት ወር ነው ማለት ነው። ስለዚህ አስራ ሁለት ከአለም ላይ አስራ ሁለት ወር አለ ተብሎ ይገመታል ከእኛ አንፃር ደግሞ አስራ ሶስት ወር ነው። ምክንያቱም እኛ ሁሉም ወራት ሰላሳ ሰላሳ ቀን ስላለ እንደ ውጮቹ ሃያ ስምንት ሃያ ዘጠኝ ሰላሳ ወይም ሰላሳ አንድ እያደረግነ አንቆቆርም። ስለዚህ እኛ ሰላሳ ስለሆነ ቀኑ አብዛኛው ጊዜ እነዚህ ሰላሳ ቃናት ስለሆኑ ይቺን አምስት ቀን ወይም አንዳንዴ ስድስት ቀን ምትሆነዋን እንደ አስራ ሶስተኛ ወር አድርገን ስለምንቆጥር እኛ ሀገር አስራ ሶስት ወር አለ ብለን እናስባለን ማለት ነው።

አጋር ይላል አጋር ባለ ሶስት ፊደል ቃል ነው የአማርኛ ቃል ነው። አጋር ስንል ለምሳሌ ብዙ አጋር አለ። ለምሳሌ ብናየው አጋር አጋራት አለው ለምሳሌ ሀገር ከሀገር ጋር። አጋር የሆነን በተለያዩ አጋርነት ስልቶች ለምሳሌ የጦርነት አገር ሊሆን ይችላል ማለት ወታደራዊት አጋርነት ሊሆን ይችላል። ደግሞ የእድገት ወይም የተለያዩ የጤና የሳይንስ የተባለ የተለያዩ አገርነትን ያደርጋሉ ማለት ነው። ይሄ ማለት ሀገር ከሀገር ዝምድና መፍጠር እንደማለት ነው። ስለዚህ ይሄ ደግሞ መደጋገፍን ለምሳሌ የተለያዩ ወረርሽኖች በሚነሱበት ጊዜ። የተለያዩ አገራት አጋር እናታቸውን በማሰብ የተለያዩ እርዳታ ያድርጉናል ያደርጉልናል ለምሳሌ የመድሃኒት እርዳታ ሊሆን ይችላል። የብር እርዳታ ሊሆን ይችላል ወይም የሀሳብ እርዳታ ሊሆን ይችላል። ስለዚህ አጋርነት ከሀገር አንፃር እንዲ ካየን ደግሞ ከቤተሰብ ወይም ከጎረቤት አንፃር ደግሞ ብናይ የተለያዩ ጎረቤቶች አጋር እናት አለ። ለምሳሌ ልጆቻቸውን ሲያሳድጉ። አጋር እናታቸው አለ። ለምሳሌ የተለያዩ ሀጋራት አጋር እናታቸውን በማሰብ የተለያዩ እርዳታ ያድርጉናል ያደርጉልናል ለምሳሌ የመዳኒት እርዳታ ሊሆን ይችላል የበር እርዳታ ሊሆን ይችላል። ወይም የሀሳብ እርዳታ ሊሆን ይችላል ስለዚህ ወይም ጎረቤት ወይም አጋር ቤተሰብ የዛን ቤተሰብ አይቶ ከእነዛ ትምህርት በመውሰድ ልጆቻቸውን በጎረቤታቸው መሰረት ያሳድጋሉ ስነ ስርዓት እንዲላበሱ ያደርጋሉ ማለት ነው። ሌላኛው ደግሞ ጓደኛ ከጓደኛ አጋርነት ይፈጥራል ወይም ጓደኛ ይሆናሉ ማለት ነው። ይሄ ደግሞ በተለያዩ ምክንያቶች ላይ ለምሳሌ ሊታመም ይችላል ጓደኛው ስለዚህ ልክ እንደራሱ ብር አውጥቶ ሊያሰክመው ይችላል በሀሳብ አይዞህ ሊለው ይችላል። ስለዚህ ይሄ አጋርነት ዘላቂና ሁልጊዜ የሚቀጥል የሚሄድ አጋር እናት ማለት ነው። ስለዚህ አጋር የሚለውን ቃል በብዙ ሁኔታ በዚህ መልኩ ማየት እንችላለን ማለት ነው።

ሀላፊ ይላል ሀላፊ ያው በለሦስት ፊዳል ቃል ነው። ሀላፊ ያው እንደሚታወቀው ሀላፊነት የሆነ ሀላፊነት ሲኖር ሀላፊ ይባላል ለምሳሌ ስራዎችን እያወሳን እንገልጻለን ማለት ነው። ለምሳሌ ሀላፊ ስንል የትምህርት ሀላፊ ልንል እንችላለን ትምህርት ሀላፊ ማለት ይሄ ትምህርት የተለያዩ ፖሊሲዎች ሊቃረጹ ይችላሉ። የተለያዩ አዳዲስ ነገሮች ሲመጡ በሀላፊው አልፎ ነው የሚመጡ እነዚህ ሀላፊ ይገመግምና ወይም ገምገሚ አካላትን ያዘጋጅና ይሄ ትምህርት ትምህርት መስኩ እዚህ አዲስ አዋጅ ላይ ምን አይነት እንትን አለው? ብንተገብረው እንትን ውጤት ውጤታማ እንሆናለን ወይስ አንሆንም የሚለውን ያስገማግምና ውጤታማ ከሆነ መጀመሪያ የሆነ እንትን ያደርጉታል ማለት ነው። ስለዚህ ሀላፊ ማለት የአንድ ስራ ዋና ምሶሶ ማለት ነው። ስለዚህ ሀላፊ አብዛኛው ጊዜ የሚሰራው የሚመጡትን መመሪያዎችን ወደ ታች ማውረድ ከታች ካወራደ በኋላ ደግሞ በ በደንብ እነዛ መመሪያዎቹን የተተገበሩ ነው የሚለውን ይቆጣጠራል ማለት ነው። ስለዚህ አንድ መስሪያ ቤትን አንስተን ብንወስድ ለምሳሌ ትምህርት መስክን ብንወስድ ትምህርት ቤት የአንዳንድ የራሱ የሆነ ሀላፊ አለው ስለዚህ እነዚህ ሀላፊዎች የሚሰሩት የተማሪ ቁጥጥር ሊሆን ይችላል። ተማሪዎች በአግባቡ መምራን ጋር በስነምግባር ትምህርት ሂደቱ የተካሄደ ነው በሰአቱ ፈተና እንደዚህ እንደዚህ የሚለውን ይቆጣጠራሉ ማለት ነው። ወይም የሰራተኛ ስራ ገበታ ላይ በሰአቱ ይገባል እንዴት ነው? የሰራተኛ እርስ በእርሳቸው ስምምነት ወይም በአግባቡ ስራ የተሰራ ነው ምክንያቱም እርስ በእርሳቸው የሚጋጩ ከሆነ ስራ ላይ የሆነ ውጤታማ ላይሆኑ ይችላሉ ማለት ነው። ስራ ላይ የሚፈጥረው ተጽዕኖ አለ። ስለዚህ እንደዚህ እንደዚህ እንዳይሆን ቀድሞ አብዛኛው ጊዜ የሰራተኞችን ባህሪ ስነምግባራቸውን ስነምግባር የጎደለው ካለ በመምከር ወይም በማባነር ጭምር ስራ በአግባቡ እንዲሰራ የሚተገብር ሰው ሁሉም ሀላፊ ይባላል ማለት ነው። የአንዳንዱ መስሪያ ቤት ምን ወስድ የአንዳንዱ ሀላፊ አለው ማለትም በትንሹ የአንዳንዱ መስሪያ ቤት ላይ የአንዳንድ ሀላፊ አለው ለምሳሌ እኔ ለማንሳት የሞከርኩት ትምህርት ዘርፍ ነው እንጂ ሌላ ዘርፍ ብዙ ዘርፎችን ማየት እንችላለን የግብርና ዘርፍ ሊሆን ይችላል። የጤና አዛርፍ የአንዳንዱ ሀላፊ አለው ማለት ነው።

ልምምድ ይላል በጣም ምርጥ ቃል ነው እለት ተእለት እለት ምንጠቀመው ቃል ነው። ምክንያቱም የአንዳንዱ እለት እለት ተግባራችን ላይ አብዛኛው ጊዜ ምናደርገው ድርጊት ነው። ልምምድ ማለት ለምሳሌ አንድ ሰራተኛ ወይም አንድ ተማሪ ተመርቆ ከወጣ በኋላ ከትታ ከተማረበት ትምህርት ዘርፍ ስራ አይቀጠርም ማለት ነው። የተወሰነ ጊዜ ልምምድ ያስፈልገዋል ይሄ ልምምድ ደግሞ በቲዮሪ ወይም በእንትን የተማረውን በተግባር ተለማምዶ ስራ ላይ ውጤታማ እንዲሆን የሚያደርጉት ስለሆነ ሁሉም ሁሉንም ስራ ዘርፍ ላይ ወይም ትምህርት ዘርፍ ላይ አብዛኛው ጊዜ የሚሰጥ ልምምድ ነው። ስለዚህ ልምምድን ለምሳሌ አንድ አስተማሪ ወይም በትምህርት ወይ አስተማሪነት ተመርቆ የወጣ ወጣት ወይም ወጣት ልጅ መጀመሪያ ቀጥታ ማስተማር ከመግባቷ በፊት የተወሰኑ ስድስት ወር ያክል በነፃ ወይም የስራ ልምምድ ታደርጋለች ማለት ነው። ይሄ ደግሞ በጣም አስፈላጊ ነው። ከሁሉም መስክ የሚደረግ ነው። ለምሳሌ የሀገር መከላከያ ሰራዊት ብንወስድ መጀመሪያ ከጥታ ጦርነት ሳይሆን ሚገባ ወይም ሰላም ማስከበር ሳይሆን የሚገባ የተለያዩ ስፖርቶችን ውታ ውረዶችን ወጥቶ ከዛ በኋላ የራሱን ሰውነት ከገነባ በኋላ ትክክለኛውን አኳም ላይ ሲሆን ወደ ሚፈለገው ተልኮ ይሰማራል ማለት ነው። ሌላኛው ብንወስድ ለምሳሌ መሪዎችን ወይም አገር መሪ የከበሌ ሊሆን ይችላል የክልል መሪዎች አሉ። እነዚህ መሪዎቹ መጀመሪያ እዚህ ከማሪን ከዚህ ስልጣን ከመረሳቸው በፊት የተለያዩ ከታች ወርዶ የተለያዩ ስልጣናት ስልጣን ላይ ልምምድ ሲያደርጉ ቆይቶ ነው ወደ ላይ የሚወጡ ማለት ነው። ስለዚህ የሰው ልጅ ልክ እንደ ህይወት ሳይክል አንድ ሰው ህይወት የራሱ የሆነ አመጣጣለሁ ማለት መጀመሪያ እንወለዳለን እናድጋለን እንደሚባለው የአንዳንዱ ልምምድም በዛው መሰረት እናድርገዋለን ማለት ነው።

መስጊድ ይላል ያው መስጊድ እንግዲህ እንደሚታወቀው በእስልምና አለም እንደ ልክ እንደ ክርስቲያኖች ቤተክርስቲያን እንደምንል መስጊድ እንግዲህ የእስልምና አለም ላይ በጣም ብዙ ዘርፈ ብዙ የሆነ ጥቅም ያለው ልክ እንደ ትምህርት ቤት ብዙ የእስልምና አለም ላይ ብዙ ምሁራንን ያፈራች መስጊድ ነች አንድም ከማምላኪያ ነት ብቻ ሳይሆን ብዙ ነገር አለ መስጊድ ስንል በጣም ብዙ ዘርፈ ብዙ ነገሮች እዛ ውስጥ ለውስጥ አሉ ማለት ነው። ስለዚህ መስጊድ ብዙ የራሷ የሆነ ጥቅም አላት ለምሳሌ ያክል ብናይ ዜጎች ወይም እስልምና ተከታዮች በሞራል አንፃር ወይም ስነምግባር አንፃር የምትገነባ ትልቅ ትምህርት ቤት ናት ማለት ነው። ወይም የተለያዩ እውቀት ያላቸውን እስልምና ላይ ትም አስተምህሮ ላይ ወይም መምህራንን ታፈራለች ማለት ነው። ይሄ ለሀገርም ለ ሁሉም ቤተ እምነት ተቋሞች በጣም ለሀገር አስፈላጊ ናቸው ማለት ነው። ምክንያቱም ጥሩ እዚያ ጋር የሚፈጠረው መጀመሪያ ፈሪሃ እግዚአብሔር ወይም ፈጣሪን የሚፈራ ዜጋ የሚያፈሩ አብዛኛው ጊዜ የእምነት ተቋማት ናቸው። ስለዚህ የእምነት ተቋማት የሀገር አንድነት እኩልነት እና የሁሉም ሃይማኖቶች እኩልነትን ይሰብካሉ ማለት ነው። ስለዚህ የእያንዳንዱ ሃይማኖት የራሱ የሆነ ጥቅም አለው። ከሀገር አንፃር ብናይ ለግለሰብ ለምሳሌ አንድ ግለሰብ ብዙ ትምህርት ወይም እለት እለት ሰላምን የሚያገኝባት እያንዳንዱ በራሱ እምነት በጸሎት ነው። ስለዚህ በዚህ አንፃር ብናየው እያንዳንዱ እምነት ተቋማት የራሳቸው የሆነ ትልቅ ትልቅ ውጤት ወይም አላማ አላቸው ሲጀመር ሲቋቋሙ የራሳቸው የሆነ አላማ አላቸው። ለምሳሌ እስልምና በእስልምና ያሉትን ምእመናን ሰብስቦ የራሱ የሆነ አስተምሮ እያስተማረ እንዳይቸገሩ ብዙ በስነ ልቦና ብዙ ተግባራትን ያደርጋል ማለት ነው

ገባኝ ይላል ያው ገባኝ ቀን በቀን እምንጠቀመው ሆኖ ለምሳሌ የሆነ ነገር ተነግሮን ወይም መምህራን አስተምረውን መክረውን ገባኝ እንላለን ማለት ማለት ገባኝ ስንል ይሄን ነገር አውቀነዋል ማለት ለምሳሌ ትምህርት ቤት ላይ የተለያዩ ትምህርቶችን ትምህርት አይነቶችን ትምህርቶችን በተለያየ መምህራን እንማራለን ማለት ነው። ስለዚህ ከዚህ ከምንማረው ትምህርት አይነት የምንወደው ወይም መምህር ሊሆን ይችላል ወይም እምንወስደው ትምህርት አይነት ላይ እምንወደው ነገር ሊኖር ይችላል ስለዚህ ይሄ ቶሎ ይገባናል ማለት ነው። ምክንያቱም ሰውየውን ወደነዋል ትምህርት አይነቱን ወደነዋል ስለዚህ ቶሎ ባያስተምር እንኳን ገባኝ እሚለውን ቃል ገብቶናል እያልነ እንጠቀመዋለን ማለት ነው። ስለዚህ ገባኝ በብዙ ቦታ እንጠቀመዋለን ለምሳሌ ቅድም ለመግለጽ እንደሞከርኩኝ የተለያዩ እምነት ተቋማት ላይ የተለያዩ ትምህርቶችን እንማራለን ወይም ህይወት የሚቀይሩን ትምህርቶችን እንወስዳለን ለምሳሌ ከዛ የተለያዩ መምህራን ያስተምሮናል ስለዚህ ይጠይቁናል ማለት የገባንን እኛ ደግሞ እንመልሳለን ስለዚህ ይሄ ገባኝ እሚል ቃል በብዙ ቦታ እንጠቀመዋለን። አብዛኛው ግን እምንጠቀመው ገባህ እሚለውን ቃል ትምህርታዊ ለሆነ ወይም የሆነ ሰው እሚነግራንን ነገር እኛ መቀበላችንን ለመረዳት የተለያዩ አካላት ገባህ ወይ ብሎ እየጠየቁን ያስተማሩትን ትምህርት እኛ ላይ ደርሷል ወይም አልደረሰም እሚለውን እንትን ለማድረግ አብዛኛው ጊዜ ገባኸኝ ገባህ እያሉ እንጠይቃለን ማለት ነው። እኛ ደግሞ አዎ ገብቶናል በጣም በደንብ ነው ያስተማርከው በጥሩ መንገድን እያሳየኸን እያልነ ይሄን ገባኝ እሚለውን ቃል ቀን በቀን ወይም እለት በእለት ተግባራት ላይ እንጠቀመዋለን ማለት ነው

ስምምነት ይላል በጣም ምርጥ ቃል ነው ያው ስምምነት አብዛኛው ጊዜ ስምምነት የሚለው የሆነ ነገር አለ ለምሳሌ የምንስማማው ነገር አለ ማለት ነው። ወይ አንድ እና ከዛም በላይ የሆኑ ሰዎች መካከል የሚደረግ ነገር አለ ማለት ነው። ለምሳሌ ጓደኛ ከጓደኛ ቤተሰብ ከቤተሰብ ከዘመድ ጋር ስራ ቦታ ላይ ትምህርት ቤት ላይ እንዲሁም ከክልል ክልልን ወይም ሀገር ሀገር የሚደረጉ ስምምነቶች አሉ። ለምሳሌ በትንሹ በትልቁ እንጀምር እና ሀገር ከሀገር ጋር የሚስማማባቸው ብዙ ሁኔታዎች ብዙ እንትኖች አሉ። ለምሳሌ ኢኮኖሚ እድገት ላይ አብሮ የጋራ ሊሰሩ ሊሆን ይችላል። ወይም ንግድ ላይ ንግድ ማለት ከአንድ ሀገር አንድ ሀገር ከምታደርገው ንግድ ላይ ስምምነትህም እንትኑን መቀነስ ሊሆን ይችላል ግብሩ እንዲቀነ መቀነስ ሊሆን ይችላል። የሚገባው እቃ እንደዚህ አይነት ስምምነቶች ያደርጋሉ ሌላ ደግሞ ወታደራዊ የሆነ ስምምነቶችን ያደርጋሉ አንድ ሀገር ከአንድ ሀገር ጋር። ወታደራዊ ኩሳኩሶች ላይ ግዢ ሊሆን ይችላል እንደ እርዳታ መልኩ ሊሆን ይችላል ስምምነት ያደርጋሉ ማለት ነው። ስምምነት ስንል መስማማት አንድ አካል ለአንድ አካል መፍቀድ ሊሆን ይችላል ስምምነት የሚለውን ቃል በወስደን ብናየው። ለምሳሌ ከውጭ ሀገር ወይም የሀብታም ሀገራት ማደግ ላይ ላሉት ሀገራት የሚሰጡት ጥቅማ ጥቅሞች አሉ ማለት ይሄ የተወሰነ ስምምነት ላይ። ስምምነት ላይ ቤ እንትን የሆነ ማለት ነው። እነዚህ ስምምነት አንፃር ለምሳሌ ማደግ ላይ ላሉት ሀገራት የተለያዩ ድጋፍ የጤና ድጋፍ ያደርጋሉ የተለያዩ መድሃኒቶችን በነፃ ለዜጎች እንዲሰጣቸው ሊያደርጉ ይችላሉ። እና የተለያዩ ፖሊሲዎችን ቀርጸው ለእድገት መሰረት የሆኑትን ፖሊሲዎችን ቀርጸው ይሰጣሉ ለምሳሌ የከተማ ልማት ሊሆን ይችላል። መሰረተ ልማትን እንዲያሟሉ የተለያዩ ገንዘቦችን ድጋፍ ያደርጋሉ ማለት ነው። ደግሞ ቤተሰብ ላይም የተለያዩ ስምምነት ልጅ ከወላጅ ጋር የሚስማማባቸው ነገሮች ሊኖሩ ይችላሉ ትምህርት እንዲማር ሊሆን ይችላል። የመንግስት ትምህርት ቤት የሚማር ከሆነ ወደ ግል ትምህርት ቤት እንዲሄድ የተለያዩ ስምምነቶች ብቻ ቀን ለቀን የምንጠቀመው ቃል ነው ማለት ነው

እንዴት ይላል እንዴት ማለት አብዛኛው ጊዜ እንዴት አደርክ እንዴት አደርክ እያልን በሰለምታ የምንጠቀመው ቃል ነው ማለት ነው ስለዚህ እንዴት የሚለውን ቃል ብዙ ጊዜ ተግባራችን ነው ማለት ነው ስለዚህ እንዴት ሆኖና እዛ ሰዎች እንዴት ነው ይሄ ሀገር እያልን የሀገርን ነበራዊ ሁኔታ የሰላም ሁኔታ ብዙ የምንጠይቅበት ቃል ነው ማለት ነው። ለምሳሌ ቤተሰቦቻችን ላይ የሆነ ተለያይተን የምንኖር ከሆነ እንዴት ሆነ ይሄ ነገር እያልን ኑሯቸውን የምንጠይቅበት እለት እለት ስራቸውን ጤናቸውን የምንጠይቅበት ቃል ነው ማለት ነው። ስለዚህ እንዴት አብዛኛው ጊዜ እኔ የምጠቀመው ለምሳሌ ጓደኞቻቸው ጓደኞቻችንን እንዴት ሰራችሁ ያንን ስራ እንዴት አደረጋችሁ እያልኳቸው የምጠይቃቸው ማለት ነው ስለዚህ እንዴት የሚል ቃል ለኔ ትልቅ ዋጋ አለው ማለት ነው ምክንያቱም ቀን ለቀን ነው የምጠቀመው አብዛኛው ጊዜ ይሄን ቃል ነው የምጠቀመው እንዴት አድርጋችሁ ሰራችሁ ብዬ የሰሩትን ስራ ሂደቱን አሰራሩን የምጠይቅበት ቃል ነው ማለት ነው ስለዚህ በጣም ሁሌም የሚጠቅመኝ ቃል አንዱ ይሄ ነው ስለዚህ ምክንያቱም እንዴት ነው አሰራሩን ማለት ነው አንድ ስራ ሁል ጊዜም የራሱ የሆነ መመሪያ አለው የራሱ የሆነ የአሰራር ሂደት አለው ስለዚህ ይሄን ስንጠይቅ ደግሞ ለዛ ስራ ያለንን ፍላጎት ደግሞ ሁሉንም ስራ ቦታ ሰጥተን ሳንንቅ ሁሉም ስራ እኩል እንደሆነ አይተን እንሰራና ተግባራዊ ሰው እንሆናለን ማለት ነው ስለዚህ ከሰው አይቶ የሆነ ስራ መስራት በጣም ጠቃሚ ነው ምክንያቱም አብዛኛው ጊዜ ሰው ራሱ ላይፈጥር ይችላል ግን የሰው ፈጠራ ተጠቁሞ ሲሰራ ውጤታማና በጣም ትልቅ ለውጥ ያደርጋል ማለት ነው ለምሳሌ ስፖርት የምንሰራ ከሆነ ዘመዶች ወይም ሰዎች ሲሰራ አይተን እንዴት ሰራችሁ እያልን ይሄን እያየን መስራት እንችላለን ማለት ነው

ኮት ይላል ኮት ማለት ልብስ ነው። ስለዚህ አብዛኛው ጊዜ ኮት እሱ የሱፍ ኮት አለ። የተለያዩ ኮቶች አሉ ለምሳሌ እነዚህ ኮቶች ማለት ትልልቅ ሰዎች ናቸው። አብዛኛው የሚለብሱ ትልልቅ ሰዎች አብዛኛው ጊዜ ይሄ የተለያየ ቦታ ሲሄዱ ይሄን ኮት ልብሳቸውን እና ሱሪ ጋር ለብሰው ይደምቁበታል ማለት ነው። ለምሳሌ አንድ ሰው ስብሰባ ሲሄድ ኮት እና ሱሪው እና ሱፍ ኮት ለብሶ ይሄዳል ማለት ነው። ይሄ ደግሞ ትልቅ ክብር ነው። ምክንያቱም የሚሄድበት ቦታውን አክብሮ ነው የሚሄድ በሰአቱ ለመገኘት ነው። የሚሄድ ስለዚህ በጣም አሪፍ እና በጣም ምቹ ሁኔታ ራሱን ጠብቆ ይሄዳል ማለት ነው። ስለዚህ ኮት አብዛኛው ጊዜ ሰርግ ቤት ይለበሳል። ይኸውም ሰርግ ትልቅ ዋጋ አለው ትልቅ ቦታ አለው አክብሮት ነው። የሚሄደው እዛ ቦታ የሚሄድበትን ሳይሆን የሚያስብበት አሁን ሰርግ ቢሄድ እዛ ሰርገኛውን አክብሮ ጽድት ብሎ ራሱን ፈክቶ ጠብቆ ይሄዳል ማለት ነው። ስለዚህ ኮት አብዛኛው ጊዜ ትልልቅ ሰዎች ዘንድ ነው የሚለበስ ስንል ትንንሽ አይለብስም ማለትም አ አይደለም። ስለዚህ አብዛኛው እንደ እንደ ፍላጎቱ ነው አብዛኛው ሰው የሚለብሰው ማለት ነው። ለምሳሌ የተለያዩ ቤተክርስቲያናት የተለያዩ ጉባኤያት ሲሄዱ እንደዚህ አይነት ጽድት ያለ ኮት ለብሰው አገልግሎት ሲሄዱ አብዛኛው ጊዜ ይሄዳሉ። ለምሳሌ ተመራቂ ተማሪዎች እያንዳንዳቸው የራሱ የሆነ ሱፍ እና ኮት አላቸው ማለት ነው። ስለዚህ ኮት አብዛኛው ጊዜ የሆነ ቦታ ለመሄድ ነው ማለት ነው የሚያገለግለው

ሴፍቴምበር ይላል ሴፍቴምበር ያው አንዱ ወር ውስጥ ያለው መጀመሪያ በእኛ ኢትዮጵያ አንፃር የመጀመሪያው ወር ወይም አዲስ አመት የምንለው ነው። ስለዚህ ሴፕቴምበር ለእኛ በጣም ጠቃሚ ወር ነው። ምክንያቱም ሴፕቴምበር ላይ ተነስተን የተለያዩ እቅዶችን የምናቅድበት ለምሳሌ ትምህርት ቤት ምንማር ከሆነ የትምህርት ዘመናችንን ብሩህ ለማድረግ ምንነሳበት ቀን ነው ወር ነው ማለት ነው። ስለዚህ መስካረም ለእኛ ልዩ ቀናችን ነው ልዩ ወራችን ነው። ምክንያቱም አዲስ አመት ነው። አዲስ አመት ደግሞ ብዙ አዳዲስ ነገሮችን የምናገድበት። ትምህርት ምንሄድ ከሆነ ትምህርት ቤት ምን ሄድበት እና የተለያዩ የስራ እቅዶችን አግደን። ለመጀመሪያ የምንነሳበት ወር ስለሆነ ሁሉም ሰው በጣም ይወደዋል በጣም ያክብረዋል በጣም ክብረ ባዓል ነው ማለት ነው። ስለዚህ ዝግጅታችንም ከወር በላይ ሙሉ ክረምቱን ተዘጋጅተን ከዛ ለአዲስ አመት የተለያዩ ልብሶችን በመልበስ ደምቀና እናከብረዋለን ለማለት ነው። ስለዚህ አዲስ አመት ለኛ በጣም ልዩ የሆነ ነው በጣም ምርት ነው። በጣም የደመቀ ነው። ስለዚህ እንደ ስሙ አዲስ ነው ስለዚህ ሁሉም ሰው ይሄን አዲስ አመት በጣም በጣም በጣም ያከብረዋል ማለት ነው። ስለዚህ ሁሉም አዲስ አመት ላይ ቢሰራና ቢያከብር የራሱን እቅድ ቢሰራ በጣም ጠቃሚ ነው። ምክንያቱም እቅድ ማለት አንድ ሰው መነሻ ነው ማለት ነው። እቅድ የሌለው ሰው አሁን ለምሳሌ የፈለገበት ቦታ ብሄር ላይደርስ ይችላል የሚፈልገውን ቦታ ግብ ላይመታ ይችላል። ስለዚህ እቅድ እስካለ ደግሞ በጣም ሁሉ ሰው በእቅድ ቢመራ ውጤታማ ይሆናል ማለት ነው። ስለዚህ ውጤታማ ለመሆን ሁሉም ሰው እቅድ ቢኖረውና በእቅዱ ቢንቀሳቀስ በጣም ውጤታማ ይሆናል ማለት ነው። ስለዚህ ሴፕቴምበር ለእኛ ልዩ ቀን ነው ልዩ ወር ነው ልዩ አመት ነው ልዩ አውዳመት ነው ማለት ነው።

ሻሚዝ ይላል ሻሚዝ ከልብስ አይነት ወንዶች ልብስ ከሚለብሱት አንዱ ሻሚዝ ነው አሁን ያለበስኩትን ሻሚዝ ነው ሻሚዝ እወዳለሁ። ምክንያቱም ሻሚዝ ብዙ አይነት ሻሚዝ አለ ለስለስ ያለ ስስ የሆነ ደግሞ በጣም ወፈር ያለ ሸሚዞች አሉ። እኔ የምወደው ግን ስስ የሆነ ሸሚዝ ቀለል ያለ ሸሚዝ እና እጄ ሙሉ ሸሚዝ ነው። ለምንድነው ይሄን የምወደው በተለይ ነጭ ቀለም ቢሆን አሪፍ ነው ምክንያቱም ይሄን የምወድበት አንዱ ምክንያት። አሁን ምኖረያው አካባቢ ሙቀታማ ስለሆነ ሙቀቱን ለመከላከል ሲባል ደግሞ ለስለስ ያለና ስስ የሆነ ለፀሀይ ምቹ የማይሆን በጣም ሰውነቴ ጋር የሚሄድ የሚያምር ሻሚዝ ደስ ይለኛል ማለት ነው። አብዛኛው ወንዶች ሻሚዝ ያደርጋሉ ሻሚዝ ምንድነው? ብሩም ቀነስ ይላል ማለት ነው ስለዚህ እንደፈለግን እናገኛለን ደግሞ ለአለባበስ ጥሩ ነው ማለት ነው። ሻሚስ ከሁሉ ጫማ ከሁሉ እንትን ጋር ይሄዳል ስለዚህ። ሸሚዝ እኛ የምንለብሰው በብዙ ምክንያት ነው አሁን ቅድም ለመዘርዘር እንደሞከርኩት ሻሚዝ ብዙ ጥቅም አለው ማለት ነው። በዋጋው አንፃርም ከለላው አንፃር ሻሚዝ አሪፍ ነው። ደግሞም በብዙ ሳይዝ በብዙ መልክ በቀለም እናገኘዋለን። ስለዚህ ሻሚዝ ቀዳሚ ምርጫዬ ነው ማለት ነው። ከልብሱ ወንዶች ብቻ አይደለም አሁን ሸሚዝ እየለበሱ ያሉ ሴቶችም የራሳቸው የሆነ ሸሚዝ እየለበሱ ነው። አሁን አሁን እንደውስ በሴቱ ይበዛል አሁን ሸሚዝ የሚለብሱ ሴቶች በርቀት ብለዋልና ስለዚህ ሸሚዝ የወንድ ብቻ አይደለም ማለት ነው። በአሁኑ ሰዓት ሸሚዝ ወንዶችም ሴቶችም ይለብሱታል ስለዚህ ሸሚዝን ሁሉ ሰውም ቢለብስም ኖርማል ነው። ግን አብዛኛው ጊዜ ወንድ ልጅ ቢለብሰው እና ቢያጌጥበት አሪፍ ነው ብዬ አስባለሁ። እንደኔ ምክንያቱም ወንድ ልጅ ላይ ነው የሚያምርበት ሸሚዝ

ሙዝ ይላል ሙዝ ያው ከፍራፍሬ አሪፍ ነው ማለት ነው። ስለዚህ ሙዝ ብዙ ጥቅም አለው። ለምሳሌ ሙዝን ገበሬዎች ማሳ ላይ በመዝራት አንደኛ ብር የሚያገኙበት ገቢ የሚያገኙበት የስራ ዘርፍ ነው ማለት ነው። ስለዚህ ሙዝ በሌላ ደግሞ በንግድ አለም ለተሰማሩ ነጋዴዎች በተለያየ ሁኔታ የሚሸጥላቸው ብዙ ገቢ የሚያገኙበት የስራ ዘርፍ ነው ማለት ነው። ሙዝ ስለዚህ ሙዝ አብዛኛው ጊዜ በጣም በጣም አስፈላጊ ነው ለሰውነታችን ለምሳሌ ሰውነታችንን ይገነባል ማለት ነው። ሙዝ ሙዝ የት የት ሙዝ ከገበሬዎች ከነጋዴዎች ከሱቅ ማለት ነው። ሙዝ ደግሞ የሚበቅልባቸው ውሃማ አካባቢ በተለይ ገጠሩ ክፍል ወይም ከተማ ክፍል ሊሆን ይችላል ውሃማ አካላት ላይ በብዛት ያፈራል ማለት ነው። ስለዚህ የሙዝ ጥቅም እና ሙዝ በምን ነገር እንጠቀመዋለን ሙዝን በብዙ ነገር መጠቀም እንችላለን። ለምሳሌ ሙዝን በዳቦ መብላት ይቻላል ሙዝን እንዲሁ ዝም ብሎ መብላት ይቻላል። እና ሙዝን ከቁርስ ላይ በዳቦ ጋር መብላት እንችላለን ይሄ በጣም ጠቃሚ ያለው ምክንያቱም ለሰውነታችን ገንቢ ነው። ሰውነታችን እንዲወፍር ያደርጋል ማለት ነው ስለዚህ ያጠግባል ሙዝ ለሰውነታችን በጣም አስፈለጊ ነው። ለቆዳ ልስላሴ ለምሳሌ አብዛኛው ጊዜ ሙዝ ብንጠቀም አሪፍ ነው ብዬ እንደኔ አስባለሁ። ምክንያቱ ሙዝ ዘርፈ ብዙ ቅድም ለመዘርዘር እንደሞከርኩኝ የራሱ የሆነ ለአንድ ሀገር ኢኮኖሚ በጣም አስፈላጊ ነው ማለት ነው። የሙዝ ምርት የምታመርት ሀገር ለምሳሌ በጣም ኢኮኖሚዋ በጣም ገቢዋ በጣም ብዙ ነው ማለት ነው። ምክንያቱም ሙዝ ወደ ውጭም እንትን ያድርጉታል ያወጡታል ነጋዴዎች ከዚህ ሀገር ገዝተው ወደ ሌላ ሀገር ስለሚወስዱት ሙዝ ትልቅ ዋጋ አለው

ፋይል ይላል ፋይል ስንል የተለያዩ ፋይሎች አሉ ማለት ነው። ለምሳሌ ብዙ አይነት ፋይሎች አሉ፤ እነዚህ ፋይሎች ብዙ የራሳቸው የሆነ ጥቅም አላቸው። ምክንያቱም ፋይል ስንል አንድ ላይ አከማችተን የያዝነው ነገሮች ማለት ነው። ለምሳሌ የትምህርት ፋይሎች ሊሆን ይችላሉ ትምህርት ፋይሎች ስንል አንደኛ ክፍል ጀምረን እስከምንጨርስበት ያስቀመጥናቸው ፋይሎች ማለት ነው። ስለዚህ ፋይል ላገርም ተጠቃሚ ነው ለምሳሌ ያ ሀገር የተለያዩ ወታደራዊ ፋይሎች ይኖራሉ። ፋይሎች ለምሳሌ ያን ጤና ላይ የህሙማን የአንዳንዱ የራሱ የሆነ ፋይል ሆኖ ይቀመጣሉ ማለት ነው። ስለዚህ እነዚህ ፋይሎች በጣም ሰው በሚፈልግበት ጊዜ እንደፈለግን እንዳሻ እያገኘ የተጠቀመባቸው የሚገኛቸው በጣም አስፈላጊ የሆኑ መረጃዎች ማለት ነው። ስለዚህ ፋይል እንዴት እንይዛለን ፋይል የት ይቀመጣል የሚለውን በትንሹ እናያለን። ፋይል ለምሳሌ በግለሰብ ደረጃ ሊቀመጥ ይችላል የአንዳንዱ ሰው የራሱን ፋይል በተለያየ ቦታ ሊያስቀምጥ ይችላል። ለምሳሌ አሁን ቴክኖሎጂ ዘመን ስለሆነ የተለያዩ ቴክኖሎጂዎች ላይ ለምሳሌ ስልካችን ላይ ፋይል እናስቀምጣለን፤ እና ኢንተርኔትን በመጠቀም የተለያዩ ማስቀመጫዎች ላይ እናስቀምጣለን ወይም የመንግስት ፋይሎች ደግሞ የተለያዩ መስሪያ ቤቶች ላይ ተመዝግበው ተሰንደው ይቀመጣሉ። ለምሳሌ የትምህርት ዘርፍ ፋይሎች በትምህርት ሚኒስቴር ስር የሁሉ ተማሪ ፋይል ሆኖ ይቀመጣሉ ማለት ነው። የጤናም እንዲሁም የአንዳንዱ ታማሚ በሚሄድበት ጊዜ ምን አይነት ህክምና እንዳገኘ ምን አይነት በሽታ እንዳያዘውና ምን አይነት መድሃኒት እንደተጠቀመ የሚያሳዩ ፋይሎች ተሰንደው ይቀመጣሉ ማለት ነው። ስለዚህ ይሄ ታማሚ ሌላ ቀን ታሞ ሲሄድ ይሄ በሽታ ይዞታል አልያዘውም ቼክ ይደረግላታል ማለት ነው። በጣም ዘርፈ ብዙ የሆነ ጥቅሞች አሉት

ማየት ይላል ማየት ያው ማየት ስንል የተለያዩ የሚታዩ ነገሮች አሉ። ለምሳሌ ድራማ ሊሆን ይችላል። ድራማ ማየት ለምሳሌ ብዙ ጥቅም አለው። ድራማ ላይ የተለያየ በቀልድ መልክ የሚታለፉ ፕሮግራሞች ለሰው ልጅ ተካሚ የሆኑ ፕሮግራሞች አሉ ማለት ነው። እነዛ ፕሮግራሞች በጣም ተቃሚ ናቸ። የሰው ልጅ በጣም መየት አለበት መመልከት አለበት። እነዚህን ፕሮግራሞች ስለዚህ እነዚህ ፕሮግራሞች ብዙ ጊዜ የሚታዩ የሆነ ሲኒማ ቤቶች ላይ ሊሆን ይችላ፣ በቤት ውስጥ ኮምፒውተሮችን፣ የግል ስልኮችን በአጠቃላይ ማየት ሊሆን ይችላል። ለምሳሌ ማህበራዊ ገጾችን ማየት ሊሆን ይችላል። ለምሳሌ ቲክቶክ አሁን ተፈት አለም ላይ በታም ፈታኑ ማህበራዊ ገጽ ነው። ስለዚህ ይሄን ማየት ሊሆን ይችላ። በማየት የተለያዩ መረጃዎችን ልናገኛቸው እንችላለን። ዜናዎችን አለም ላይ የተከሰቱ ክስተቶችን፣ እምባ እንዴ ልናገኝ እንችላለን ማለት ነው። ማየት በጣም ተቃሚ ቃል ነው ለምሳሌ ማየት ማንበብም ሊሆን ይችላል በትምህርት ዘርፍ ያሉ ተማሪዎች ለምሳሌ ማየትን በጣም ይወዳሉ። ማየት ስንል? ማንበብ ማንበብ በጣም ማንበብ ማለት ነው። ስለዚህ የተለያዩ መጽሐፍቶችን ያንባሉ ከትምህርት በሻገር የተለያዩ ሳይንሳዊ ምርምር ምርምሮችን፣ ልቦለዶችን ያዩ በጣም እንትን ያደርጋሉ ማለት ነው። ራሳቸውን ያዝናናሉ። ራሳቸውን ያከብራሉ። የተለያዩ እውቀቶችን ያገኙባቸዋል ማለት ነው። ስለዚህ ማየት ስንል በጣም ጠቃሚ የሆነ ቃል ነው ማለት ነው። ስለዚህ ሁሉ ሰው ማየት በማየት የራሱን የሆነ እይታና የራሱን የሆነ ጥቅም ያገኝበታል ማለት ነው። ከማየው ነገር ሁሉ የተለያዩ ጥቅሙ ጥቅሞችን ያገኝበታል ማለት ነው። ለምሳሌ አንድ ሰው ፊልም ካየ እዛ ፊልም ላይ የፍቅር ፊልም ሊሆን ይችላል። ይሄ ፊልም በጣም የሚያስተላልፈውን ትምህርት ማወቅ ይችላል።

ስለተገናኘን ደስ ብሏል ይላል ስለተገናኘን ደስ ብሏል ማለት በጣም ጠቃሚ ቃል ነው ማለት ነው። ስለዚህ ሰው ልጅ በመገናኘቱ ደስ ይላል ማለት ነው። ምክንያቱም ይሄ ሲገናኙ የተለያዩ ነገሮችን ስለሚያደርጉ። ስለዚህ ስለተገናኘን በጣም ደስ ብሎናል። ምክንያቱም ስለተገናኘን የሚባለው ለምሳሌ ረጅም ጊዜ ተለያይተህ የቆየው ጓደኛ ሊሆን ይችላል ቤተሰብ ሊሆን ይችላል። ስለዚህ ስለተገናኙ ብቻ በጣም ደስታቸውን ያስተላልፋሉ ማለት ነው። ስለዚህ በግንኙነት ወቅት ረጅም ጊዜ ስለቆዩ በጣም ይደሰታሉ። ስለዚህ የነበሮበትን ተለያይተው ነበሮባቸዎን ነበሮባቸዎን ግዜያትን ይወያያሉ ማለት ነወ። ለምሳሌ ብናይ ተለያይተው የነበሮባቸዎን ግዝያትን በጣም በስቃይ ሊሆን ይችላል በደስታ ሊሆን ይችላል። በመተሳሰብ ሊሆን ይችላል ስለዚህ አሁን ደግሞ አብሮ በመሆናቸው በደስታ ይነጋገራሉ። ስለተገናኘንም ደስ ብሎናል ብሎ እንትን እንትን ይለዋወጣሉ ማለት ነው። ይሄ እንደ ሳላንታም ይቆጠራል። ምክንያቱም አንድ ሀገር ለአንድ ሀገር ጋር ግንኙነት በሚያደርጉበት ወቅት እነዚህ ግንኙነት ስለተገናኘን ደስ ብሎናል። በማለት እርስ በእርሳቸው የሰላምታ ልውውጥ ያደርጋሉ ማለት ነው